አዎ ከስራ ባልደረቦቼ ጋር አዎ ጥሩ ግንኙነት አለኝ። በተለያዩ መንገዶች ለ በሀዘንም ይሁን በደስታም ይሁን ጥሩ የሆነ ግንኙነት አለን እናወራለን እንጫወታለን። ከሁሉም ጋር ጥሩ የሆነ መልካም የሆነ ግንኙነት አለን። ደስ በሚል ሁኔታ ከሁሉም ጋር በጥሩ ሁኔታ እናወራለን እንጫወታለን አብረንም እንሰራለን።

በምንጣፍ ላይ ያው በምንጣፍ ላይ እቀመጣለሁ ያው በብዛት ወንበሬ ያሌለበት ቤት ወይም የተለያዩ አንዳንድ ቤቶች ላይ ወንበር ሳይኖር ሲቀር የምንቀመጠው ምንጣፍ ላይ ነው። ከሌሎች ነገሮች በተለየ ምንጣፍ ላይ እንቀመጣለን ማለት ነው። ወንበር ከሌለ እንደገና ብዙን ሰው ካለ ተ መቀመጫ ስለማይኖር ወይም ምንጣፍ ላይ እንቀመጣለን

ገመድ ገመድ መጠቀም ታውቃለህ? አዎ። ገመድ መጠቀም ገመድን ለተለያየ ነገሮች እንጠቀምበታለን ልብስ ለማስጫም ይሁን። እንደገና ደግሞ በግ ለማሰሪያም እንስሳቶችን ሌሎች ነገሮችን ለማሰሪያ የምንጠቀምበታለን። ማሰር የምንፈልገውን ነገር ለማሰር እንደገና ደግሞ ልብስም ካጠብን እንደማስጫም ሊያገለግለን ይችላል እንደማስጫም እንጠቀምበታለን

የቀረ ምግብ ትበላለህ ለሚለው? አዎ። የቀረ ምግብ ያው ግን ራሴ ያስቀመጥኩት ምግብ ከሆነ ነው፤ ራሴ ያስቀመጥኩት ምግብ ከሆነ፤ የቀረውን ምግብ ያው እበላለሁ። ያው መመገብ አለብን። ጨርሰን መብላት ስላለብን፤ አንድን ምግብ አስቀርተን ብቻ ትርፍ መሆን ስለሌለበት፤ ጨርሼ ያስቀረሁትንም ከሆነ ወደኋላ ጨርሼ እበለዋለሁ።

የየትኛውን የቀኑን ሰዓት ትወዳለህ? እኔ የምወደው የቀኑ ሰዓት አብዛኛውን ከ አስራ አንድ ሰዓት በኋላ ያለው ከሰአት በኋላ ያለው ሰዓት ነው የሚመቸኝ። ምክንያቱ ደግሞ ሙቀት ስለሌለ እኔ ቀዝቀዝ ያለ አየር ስለሆነ የምወደው ሙቀት ስለሌለ ያንን አየር ይመቸኛል። ስለዚህ ያኛው ሰዓት ወደ አስራ አንድ ሰዓት አካባቢ እኔ ደስ የሚለኝ ሰዓት ነው ማለት ነው። ከሌሎቹ

"እሳት ለማንደድ ምን ትጠቀማለህ?" እሳት ለማንደድ በብዛት የምንጠቀመው ያው ደረቅ እንጨት እንጠቀማለን። ወረቀትም ያስፈልገናል ወረቀት ክብሪት ያው ዋነኛው ነው ክብሪት ያስፈልጋል፣ ወረቀት ያስፈልጋል እና ደግሞ እንዲነድ ያው ደረቅ እንጨት ያስፈልጋል። እነዚህን ተጠቅመን የማይነድ ከሆነ ደግሞ ጋዝም በላዩ ላይ በደንብ እንዲነድ ከፈለግን ጋዝ ታት መጠቀም እንችላለን ማለት ነው።

ስለ በልጅነ የልጅነት የመኖሪያ ቤት የልጅነታችን የመኖሪያ ቤት ያው በእርግጥ አሁን ካለንበት የተለየ ነው። እዛ ሰፋ ያለ ነው ግን ደስ የሚል ቦታ ያ ለት የምንጫወትበት ተጫውተን ተዝናንተን ደስ ተሰኝተን ያደግንበት ቦታ። ወደ ከተማ ገባ ይላል አሁን በእርግጥ ከከተማ ብንወጣም ግን ደስ የሚለን ቦታ ነው። ደስ የሚለኝ ቦታ ነው

በባህላችሁ ሰርግ እንዴት ይከናወናል? አሁን እኛ ጋር መጀመሪያ የሚደረግ ያው ሽምግልና ይላካል ከዛ ሽምግልና ተልኮ ቤተሰብ ከፈቀደ በኋላ ከዛ በኋላ ነው ወደ ሰርጉ የምናመራው እኛ መጀመሪያ አራትም ይሁን አምስትም ይሁን ሽማግሌዎችን ሸምገል ያሉ ሙሸራውን የሚያውቁትን ሽማግሌዎች ተልከው ከዛ በኋላ ነው በእነሱ ከተወሰነ በኋላ ወደ ሽምግልና የሚኬደው ወደ ሰርጉ የሚኬደው ማለት ነው።

አዎ ጠዋት ጠዋት ስነሳ ሁልጊዜ የማንቂያ ደወል ሞልቼ ነው የምተኛው። አዎ ምክንያቱም ማታ ማታ በምተኛበት ሰዓት እሱን ካልሞላው ምናልባት ሰዓት ላረፍድ ስለምችል ያንን የማንቂያ ደወልን ሞልቼ ከዛ በኋላ እተኛለሁ ጠዋት ደግሞ እሱ በሚጮህ ሰዓት በጊዜ እንድነሳ እንዲመቸኝ እሱን ቀድሜ ሞልቼ ነው ምተኛው

እህል መፍጨት ታውቃለህ አዎ እህል መፍጨት አዎ እኛ በወፍጮ አንፈጫለን አለን ድሮ ድሮ በባህላዊ መንገድ ነበር የሚፈጨው በድንጋይ ምናምን ተደርጎ። አሁን ግን በመብራት የሚሰራ ወፍጮ አለ። አሁን ዘመናዊ ወፍጮ አለ። እዛ አሁን እናስፈጫለን ተሸክመንም ብዙ ድሮ እህል እናስፈጫለን አሁንም ያው እህል እናስፈጫለን። በየጊዜው እህል ማስፈጨት ያለ ስለሆነ እህል አስፈጭቼ አውቃለሁ አዎ

ለበጎ አድራጎት ሰርቼ አዎ አውቃለሁ ያው ብዙ አይነት በጎ አድራጎት እንሰራለን። ከዚህ በፊትም ከዚህ በኋላም ምንሰራው ብዙ የበጎ አድራጎት ስራዎች አሉ። ከዚህ በፊት የሚሰራናቸው አሉ አዎ ከዚህ በላው የምንሰራቸው የበጎ አድራጎት ብዙ ስራዎች አሉ። እንቀጥልበታለን ብለን አስበናል በዚሁ እንግዲህ ወደፊት

የምወደው መክሰስ ምንድነው? ቀለል ያለ መክሰስ ነው ብዙ ጊዜ ያው በማይከብድ ወደ አስራ አንድ ሰዓት አካባቢ የማይከብድ ምግብ ስለሆነ የሚያስፈልገው። የማይከብድ ምግብ ቀለል ያለ ቀለል ብሎ ሊበላ የሚችል። ጥሩ የሆነ መክሰስ ነው መብላት የምፈልገው ብዙ ጊዜ እና አዲስ አይነት ነገር ሳይሆን ብቻ ቀለል ብሎ ሊበላ የሚችል መሆን አለበት ማለት ነው

ከጎረቤቶቸ ጋር አወ ጥሩ ግንኙነት አለኝ ከሁሉም ጎረቤቶች ጋር በሰላም ተከባብሮ በፍቅር በጋራ ነው አብሮ የምንኖረው። በሀዘን የሚሆን በደስታ ብዙ ጥሩ የሚባል ግንኙነት አለን ከሁሉም ጋር ጥሩ የሚባል ግንኙነት አለን። በጥሩ ሁኔታ ነው። በሰላም በፍቅር በደስታ አብረን እየኖርን ያለነው እንደዛ ነው

ደብዳቤ መጻፍ ትወዳለህ? አዎ ደብዳቤ መጻፍ በፊት ነው። ግን አሁን ሳይሆን በፊት ላይ ስልክ በማይኖርበት ሰዓት። በደብዳቤ ነበር ብዙ ሰው የሚግባባው እና አሁን ደግሞ ያው ለመስሪያ ቤት። ጥያቄ ለማቅረብ ስንፈልግ በጽሁፍ ሲሆን ያው በደብዳቤ ነው የምናስገባው። ከዛ ውጪ ሌላ ስለሌላ ያው በደብዳቤ እናስገባለን

የአካል ብቃት እንቅስቃሴ ታደርጋለህ? አዎ የአካል ብቃት እንቅስቃሴ ብዙ ጊዜ አደርጋለሁ። አልፎ አልፎ። ጠንካራ ለመሆን ባረገውም ብዙ ጊዜ ግን የአካል እንቅስቃሴዎች አደርጋለሁ። በትምህርት ቤትም ይሁን እንደገና ደግሞ በራሴም በግልም ብዙ አይነት የአካል ብቃት እንቅስቃሴዎችን እናረጋለን ለጤናም ሆነ ለተለያዩ ጥንካሬዎች

የትንኝ መረብ ትጠቀማለህ? ያው አንዳንዴ ትንኞች በጣም በሚያስቸግሩ ሰዓት መረቡን መጠቀም ግድ ነው። አለበለዛ ካለ እሱ በጣም ስለው ስለሚናከሱና ፊትንም ስለሚያበላሹ። የትንኝ መረብ መጠቀም ያስፈልጋል ብዙ ጊዜ እጠቀማለሁ። እኔ ግን በፊት ነበር አሁን ላይ ብዙም አይደለም።

መተግበሪያዎችን ታወርዳለህ? አዎ መተግበሪያዎችን ብዙ ጊዜ የሚጠቅሙኝን የምላቸውን የተለያዩ ቦታዎች ላይ ያየኋቸውን መተግበሪያዎች አውርጄ እሞክራቸዋለሁ ይሰራሉ ወይስ አይሰሩም? እንደተባሉት ያገለግላሉ ወይስ አያገለግሉም የሚለውን ተግባራቸውን እና የተለያዩ ነገሮች ካወረድኩ በኋላ እሞክረውና መስራት አለመስራቱን እንሞክረዋለን

ልዩ ችሎታህ ምንድነው? ልዩ ችሎታዬ አሁን ላይ ልዩ ችሎታ ብዬ የማስበው ምንድነው? የተለየ ፈጠራ ችሎታ እና በትምህርት ላይም ያለ የእውቀት ነው። ግን ደግሞ አሁን ላይ በትምህርት ላይም የካልኩሌሽኑ እና ሌሎች ፓርቶች ብዙ ላይ እዛ ላይ ችሎታ አለኝ ብዬ አስብ

ውሃ ማምጣት ታውቃለህ? አዎ ውሃም በብዛት ብዙ ጊዜ እኛ በፊት በነበረበት ሰዓት ውሃ ቶሎ ቶሎ ስለሆነ የሚጠፋው በቀላሉ አናገኝም። ነበር እና ውሃን ከተለያየ ርቀት እያመጣን ነው የምንጠቀመው። ከብዙ ርቀት አምጥተን ነው ውሃ የምንጠቀመው እና ውሃ ማምጣትን ራሱን እኔ አውቀዋለሁ። ከረጀ ርቀት ውሃ እናመጣ ነበር። በእንትን

ቅርቀሃ በአካባቢው ያድጋል እኛ አካባቢ ቅርቀሃ አያድግም እኛ አካባቢ የሚያድገው ሸምበቆ ነው። ቅርቀሃ በብዛት ወደ እኛ ሳይሆን ሌሎች ሀገራት ነው የሚያድገው እንጂ እኛ ጋር በብዛት። ያው ሙቀት አሟም ስላልሆነ መሰለኝ ግን እዚህ ቅረቀሃ አያድግም። አብዛኛውን እዚህ የሚያድገው ሸምበቆ ነው የሚያድገው አብዛኛው

ቡና መፍጨት ታውቃለህ? አዎ ቡና መፍጨት እችላለሁ። ያው ግን በመፍጫ ነው ድሮ ቢሆን በተለያዩ ማሽኖች ድሮ ቢሆን የተለያየ በእጅ በመውቀጥ ምናምን ነበር አሁን ግን ማሽንም በመጠቀም ቡናን እየፈጨን ማፍላትም እንችላለን ለምንፈልገው አገልግሎትም መጠቀም እንችላለን። አዎ ማሽን ስላለ እሱን እንጠቀማለን።

ልብስ ምን ያህል ጊዜ ታጥባለህ? ያው ልብስ ማጥበው እንደየ እንደየአጠቃቀሜ ነው በብዛት ብዙ ጊዜ የወጣሁ ሳምንት ከሆነ። በሳምንት ውስጥ ሁለቴም ላጥብ እችላለሁ ሶስቴም ላጥብ እችላለሁ። ግን ደግሞ በሳምንት ብዙም የማልወጣ ከሆነ የማጥበው ልብስ ያው ትንሽ ነው የሚሆነው። በየሳምንቱም ላጠብ እችላለሁ ማለት ነው

የስራ ልብስ ትለብሳለህ አዎ በብዛት ስራ ቦታ በምንሰራበት ሰዓት የስራ ልብስ ነው የምንለብሰው ሌሎች የራሱ የሆነ አለባበስ ስርዓት ስላለው እሱን ልብስ ለብሶ መገኘት ግዴታ ነው። ሌሎችን ልብሶች ሳይሆን የስራውን የራሱን አስፈላጊ ነው ተብሎ የተገለጸውን ልብስ ተለብሶ መገኘት ያስፈልጋል ማለት ነው

የትውልድ ከተማህ የት ነው? እኔ አሁን ትውልድ ከተማዬ እዚሁ ነው አሰላ ነው ተወልጄ ያደግኩት እዚህ አሁን ያለሁበት አሰላ ተወልጄ ያደኩበት። የተማርኩበትም እዚሁ ነው። አሁንም እየኖርኩ ያለሁት እዚሁ ነው። ወደፊት ወደ ሌላ ሀገር የመሸጋገሪ ሀሳብ ቢኖረኝም ግን አሁን ላይ እየኖርኩ ያለሁበት እዚሁ ነው። የትውልድ ከተማዬም እዚሁ

መብረቅ ፈራለሁ ነው አዎ መብረቅ በብዛት ሰዎችን ያስፈራል ምክንያቱም ሀይለኛ የሆነ ድምጽና ብርሃን ስላለው። ሁሉም ሰው ይፈራዋል ከሌሎች ነገሮች በተለየ መብረቅን ይፈራል። ምክንያቱም ከዝናቡ ጋርም ጎርፍም አንድ ላይ ስለሚመጣ በዛ ላይ መብረቅ የሚጮህበት ሰዓት ደግሞ ሰው ደንግጦ ይፈራል ማለት ነው። ያንን መብረቁን

አዎንታዊ አስተያየት ተቀብለህ ታውቃለህ? አዎ አዎንታዊ አስተያየት ብዙ ጊዜ እቀበላለሁ። ከአንተ አስተያይት ይልቅ አንተ ይሄ ነው አብዛኛው ጊዜ እኔ የሚገጥመኝ አዎንታዊ አስተሳሰብ የው ብዙ ጊዜ እቀበላለሁ። ከተለያዩ ከስራም ከትምህርትም ከተለያዩ ቦታዎች አዎንታዊ አስተሳሰብ ይመጣሉ። እነዛንም ተቀብዬ እንደየአግባብነቱ አስተናግዳለሁ።

የስራ አሰራሮችን ትከተላለህ አዎ የስራ አሰራሮችን ምከተላቸው ያ በድርጅት ውስጥ ምከተላቸው የስራ አሰራሮች የተለያየ የስራ አሰራሮች አሉ ቋሚ አይደሉም ብዙ ጊዜ አንዳንዴም ሊቀያየሩ ይችላሉ። ግን ቋሚ የሆኑትን የስራ አሰራሮች ሁል ጊዜ ተከትላን የራሱ የሆነ ህግ ስላለው እሱን ተከትለን

መብራት ሲቆረጥ ምን ታደርጋለ? በብዛት እኔ የማደርገው ሻማ ነው ምናበራው እዚህ እዚህ ሻማ እናበራለን መብራት በሚቆረጥበት ሰዓት እንደገና ደግሞ በዛ በተለየ ያለው ሰው የ በፀሀይ ሀይል ሚሰራ ባትሪ ገዝቶ ያስቀምጣል የሌለው ደግሞ አነስተኛዋንም ባትሪ ተጠቅሞ መብራት ያገኛል ማለት ነው።

ስትታመም ከስራ ተቆያለህ ወይ? አዎ በብዛት ህመም ሲያጋጥም የተለያዩ ህመሞች ሰዓት ከስራ ት እንቆያለን ወይም እናረፍዳለን። አረፍደንም ቢሆን ያው ግን አንዳንዴ በጣም ከፍተኛ ደረጃ እስካልደረሰ ድረስ አርፍደንም ቢሆን እንደርሳለን እና በደረስንበት ሰዓትም ስራችንን በአግባቡ እንሰራለን።

ጥራት ያለው ስራ ማቅረብ ትችላለ? አዎ እኔ በምሰራበት ቦታ ወይም ሌላ ቦታ በምማርበትም ቦታ ይሁን ብቻ ግን ጥራት ያላቸውን ስራዎች ነው የማቀርበው። ጥራት ያለውን ስራ ነው የምሰራው ዝም ብሎ የተለቀሰቀሰ የማይረባ ስራ ሳይሆን ጥርት ጽድት ያሉ ስራዎችን ሰርቼ ነው የማስረከበው እኔ።

በአካባቢዎ ላይ ድልድይ አለ? አዎ በአካባቢያችን ላይ ድልድይ አለ። ግን ያን ያህል ትልቅ የሚባል ገደል ኖሮ ሳይሆን አነስተኛ ብትሆንም ግን ሰዎች በቀላሉ ዘና ብለው እንዲረማመዱበት። ሊረዳም የሚችል የሆነ ድልድይ አለ። በአካባቢያችን ላይ ሁሌ የምንጠቀምባቸው ድልድዮች አሉ